እጅ መጨባበጥ በተለይ ከኮሮና ወዲህ በእውነት አልመርጥም አልወድም። በፊት ብዙ ግንዛቤው ስናልነበረኝ እጅ መጨባበጥ የሚያመጣው ችግር ብዙም። ችግሩ ግንዛቤ ስላልነበረኝ እጨባበጥ ነበር ከኮሮና በኋላ ግን ተለያዩ ችግሮች እንዳሉት ስረዳ። ከጉንፋን ከምናምን ጀምሮ እንደሚተላለፍ አልፎ ተርፎ አንዳንድ ጊዜ ጉበት በሽታም በመጨባበጥ እንደሚተላለፍ ስለነገሩኝ። በእጅ መጨባበጥ አሁን አሁን አልወድም።